በአካባቢው ድልድይ አለ። አዎ በአካባቢዬ ብዙ አይነት ድልድዮች አሉ፤ እነዛ ድልድዮች ብዙ ጊዜ ከእንጨት እና ከወፋፍራም ግንዶች የተሰሩ ድልድዮች ናቸው። ይሁን እንጂ እነዛ ድልድዮች በክረምት ወቅት ከፍተኛ ጎርፍና የውሃ መጠን ወይንም የወንዝ ውሃ ሙላት ስለሚኖር ተወስደው ይሄዳሉ። እና በክረምቱ ወቅት ያን ያህል ድልድይ አለ ለማለት ይከብዳል። ስለዛ በጋ ላይ አዎ ብዙ ድልድዮች አሉ፤ ሲቀጥል ደግሞ ትላልቅና በ ሲሚንቶ የተገነቡ ግንባታዎች አሉ። የተገነቡ መንገዶች አሉ እነዛ የተገነቡ መንገዶች ብዙ ጊዜ በአካባቢያችን ለመኪና መሸጋገሪያና ዋና ዋና መንገዶችን ለማገናኘት እንዲሁም ሰፋፊ ወንዞችን ወይንም ደግሞ ጉድጓዶችን ለመሻገር እንጠቀምባቸዋለን ማለት ነው፤ በአካባቢያችን የእንጨት ድልድዮችን ለመቁጠር ያን ያህል አዳጋች ቢሆንም በግምት እስከ አስራ አምስት ሃያ የሚሆኑ የእንጨት ድልድዮች ሲኖሩ። የግንባታ ወይንም ደግሞ የስሚንቶ ወይንም ድልድዮች ደግሞ በዋነኝነት አራት አሉ ማለት ነው። አራት የ ሲሚንቶ በሲሚንቶ የተገነቡ ድልድዮች አሉን ማለት ነው። እና ደግሞ እዚህ ጋር እነዚህ ድልድዮች በአካባቢው ማህበረሰብ የራሱን አስተዋጽኦ አድርጎ የገነባው ነው ማለት ነው። ስለዛ በአካባቢያችን ባሉት ድልድዮች የኛ የራሳችን የማህበረሰቡን ነፀብራቅ ናቸው ማለት ይቻላል ማለት ነው፤ ስለዛ በአካባቢያችን ድልድይ አለ ወይ ለሚለው በእኔ አካባቢ አሁን ብዙ ድልድዮች ይገኛሉ የተለያዩ ድልድዮች ይገኛሉ ለተለያየ አላማ የምንጠቀምባቸው ድልድዮች ይገኛሉ ማለት ነው። ሲቀጥል ደግሞ ከዚህ ርዕስ ሳንወጣ ለምሳሌ አንዳንድ ዘይቤዎች አሉ። ከነዛ ዘይቤዎች መካከል ድንድይ ማለት ልክ በሰዎች መካከል የሚፈጠርን ግንኙነት ለማመልከት ያገለግላል፤ ለምሳሌ በእኔና በጎረቤቴ መካከል ድልድይ አለ ብል እኔና እና ጎረቤቴ ግንኙነት አለን ማለት ነው። ይሄ ማለት ምንድነው? የጋራ አጠቃላይ ያለው የኛን ቤተሰብ ከጎረቤቶች ቤተሰብ ጋር የሚያያይዝ ድልድይ አለ። ይሄ ድልድይ አይታይም ግን ደግሞ በሀሳብ ወይንም በመንፈስ ደረጃ ግንኙነቱን እንዳጠናክር ረድቷናል ማለት ነው። እንደዚህ አይነት ድልድዮቹም በእኔ አካባቢዎች አሉ። እነዚህ አይነት ድልድዮች የሚያገለግሉት የእኔን እኔን ወይንም የኔን ቤተሰቦች ወይንም ደግሞ ማህበረሰቡን እርስ በእርስ ለማገናኘት የሚያገለግሉ ለምሳሌ እድር እቁብ። ወይንም ደግሞ የተለያዩ የክርስትና ድግሶች የሰርግ ድግሶች እነዚህ ማህበረሰቡን እርስ በእርስ ለማገናኘት እንደ ድልድይ ይሆናሉ ማለት ነው። እነዚህ አይነት ድልድዮች እርግጥ ነው። ተገንብተው አይደለም ወይንም ደግሞ በእንጨት ተሰርተው አይደለም ነገር ግን እንደዚህ አይነት ድልድዮችም በአካባቢዎች አሉ። በእኔ አካባቢ በደንብ ጠቃሚ የሆኑ ድልድዮች ናቸው ማህበረሰቦችን ለማገናኘት ማለት ነው። አመሰግናለሁ፤